ፎቶዎችን የት ታስቀምጣለህ? የሚል የድምጽ ቅጂ ስርዓት የማደርግበት አንድ ርዕስ ሰጥቶኛል ስለዚህ መጀመሪያ ሰላም እንዴት ናቸው ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ይስሐቅ ደመቀ እባላለው የኔን ድምጽ ግጅ የማደርገው ከኢትዮጵያ ሆኜ ነው ማለት ነው። በኢትዮጵያ መሆኔም ብቻ በቂ መረጃ ነው። ቢያላስብም በኦሮምያ ክልል በጅማ ከፍተኛ ተምህርት ተቋም የሁለተኛ አመት የኬሚካል ምህንድስና ተማሪ ነኝ ማለት ነው። ስለዚህ በዛ ውስጥ የሁለተኛ አመት ትምርቴን እየተከታተልኩ እገኛለሁ። ከዛ ባለፈ ትላንትና ከትላንት ወዲያ አንስቶ በጣም ጥሩ የሆነ የድምጽ ቅጂ። ክፍለ ጊዜ ያሳለፍኩ እንዳለሁ ሳስብ በጣም እጅግ እበረታታለሁ በጣም ጥሩ የሆነ ስኬት እንዳገኘ አሰባለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ አሁንም በሌላ የድምጽ ቅጂ ክፍል ጊዜ ተመልሼ መጥቻለሁ። ስለዚህ ትላንትና ከትላንት ወዲያ ብቻ የሁለት ሰዓት ከምናምን የሚሆን የድምጽ ቅጂ ማድረግ እችላለሁ። ይሄ ደግሞ ለኔ በጣም እጅግ ትልቅ ስኬት ነው ከጠበቅኩትም ካሰብኩትም በላይ ሆኗል ማለት ነው። እና በዚህኛው የድምጽ ቅጂ ሂደት ውስጥ አብራችሁኝ የነበራችሁ እና ይህንን እንድል በማምጣት አብራችሁኝ ለኔ በጣም ትልቅ የሆነ ሚና ጉልህ የሆነ ሚና የተጫወታችሁ ሁላችሁም እጅግ አድርጌ አመሰግናለሁ። እና በዚህን ሰዓት ስለዚህኛው መድረክ ወይም ስለዚህኛው የመስመር ላይ ስራ ትንሽ ተናግሬ ወደ ርዕስዬ እመጣለሁ ማለት ነው። በዚህን ሰዓት እንግዲህ የመስመር ላይ ስራዎች በጣም ትልቅ የሆነ ገንዘብ እየተገኘባቸው የሚገኙ ወይም በጣም ብዙ ሰው ብዙ ጊዜውን እያሳለፈባቸው የሚገኙ ናቸው ማለት ነው። ከዛ ባለፈ አንዳንድ ሰው በጣም ተምሮ ከተመረቀበት ነገር ይልቅ በጣም ብዙ ገንዘብ የሚያገኝበት በጣም ብዙ የሆነ እንትኑን ሀብቱን የሚያፈስብበት ሆኗል ማለት ነው የዛን ያህል በጣም አትራፊ እና በጣም ብዙ ትርፍ የሚገኝበት መሆኑ በጣም ብዙ ሰው ወደዛ ትኩረቱን እንዲያዘነብልና ብዙ ሰው እንዲሰራበት እየሆነ መጥቷል። ስለዚህ ከዛ ጋር ተያይዞ እኔም እንግዲህ በዚህ ላይ ብዙም መረጃ የለኝም ብዙም መረዳቱ የለኝም ነገር ግን ያለኝን ያህል በጥቂቱ በጣም በጥልቀት ባልገባም ስለዚህ የተረዳሁትን ያህል መጥቼ። የድምጽ ቅጂ አደርጋለሁ ማለት ነው። ስለዚህ በማደርገው የድምጽ ቅጂ ላይ እንግዲህ ያው በመስመር ላይ ስለሆነ በጣም ጥሩ የሆነ እንትን መነሳሳትና ጥሩ የሆነ መረዳት ለሚቀጥለው ጊዜ የሚኖረኝ አካብታለሁ ብዬ አስባለሁ። ስለዚህ በዚህ ሰዓት እንግዲህ ይሄንን የድምጽ ቅጂ የማደርገው ቅድም ከነገርኳችሁ ቦታ ሆኜ ነው ማለት ነው። እና በጅማ ከፍተኛ ትምህርት ተቋም ግቢ ውስጥ ሆኜ ነው። የሞባይል እንትኔን ዳታየን ተጠቅሜ ይህንን ነገር የማቀርብላችሁ ማለት ነው። ስለዚህ ወደ ርዕሱ ወደ ዋናው ሀሳብ ከመምጣቴ በፊት አዳዲስ ትንሽ እንትኖችን ግንዛቤ ማስጨበጫ ነገሮችን ልናገርና ወደ ዋናው ሀሳቤ እመጣለሁ። ያ ምንድነው? ይህንን ሀሳብ በማቀርብበት ጊዜ ወይም ከዚህም ጋር ተያይዞ ከዚህ በፊት የነበሩ ድምጽ ቅጂዎችን በማደርግበት ጊዜ የማነሳቸው እያንዳንዱ ሀሳቦች የምናገራቸው ነገሮች ወይም ንግግሬን የድምጽ ግጄን የማደርግባቸው ርዕሰ ጉዳዮች ላይ የምሰጣቸው ሀሳቦች የራሴ ናቸው የራሴ ናቸው ስላችሁም ለማለት ፈልጌ ነው። የትኛውንም መጽሐፍ አንብቤ ወይም ደግሞ ማንም ሰው ሲናገር ሰምቼ ምናምን ሳይሆን የማወራችሁ ቀጥታ ከራሴ የሆነ ወይም እኔ የተረዳሁትን ከህይወት ተሞክሮ ያገኘሁትን ነገር ነው የማካፍላችሁ ማለት ነው። ስለዚህ ምንድነው ልላችሁ የፈለኩት በዚህ ዙሪያ ምናልባት ይሄ ድምጽ ቅጂ በሚደመጥበት ጊዜ በሚጣራበት ጊዜ ጥያቄው ውስጥ ከተፈጠሩ ግራ መጋባት ውስጥ ከተፈጠሩ የጥያቄዎቹ ተደራሽም ምሆነው ራሴው ነኝ ማለት ነው። ስለዚህ እኔው ራሴ ተጠያቂ እንደመሆን መጀመሪያ አሳስቤ ማለፍ እፈልጋለሁ። ስለዚህ ከዛ ጋር ተያይዞ እኔው ነኝ ማለት ነው ሀላፊነቱንም የምወስደው ስለዚህ። ጥያቄው ጋር ስመጣ ጥያቄው ምንድነው? የሚለኝ ርዕሰ ጉዳዩን ፎቶዎችህን የት ታስቀምጣለህ የሚል ለርዕሰ ጉዳይ ነው የተሰጠኝ ማለት ነው። ምናልባት ካልተሳሳትኩት በዚህ ርዕሰ ጉዳይ ላይ ከሁለት ሳምንት ምናምን በፊት የድምጽ ቅጅ አድርጌያለሁ። ያኔ ድምጽ ቅጂ በማድረግበት ጊዜ ግን የዚህን ያህል ሶስት አራት ደቂቃ ያህል የረዘመ የንግግር አልነበረኝም። በጣም አጭር የሆነ የሶስት ደቂቃ አይደለም ነገር ግን የሰላሳ ሰከንድ የአርባ ሰከንድ ምናምን የሆነ ንግግር ነው የነበረኝ ማለት ነው። ስለዚህ ያ ደግሞ በጣም ስጋት አድሮብኝ ነበር ካረኩ ቁጥ አራት መቶ ምናምን ድምጽ ቅጅ ውስጥ ወደ ሶስት መቶ ምናምኑ ተቀባይነት ባለማግኘቱ በጣም ብዙ የሆነ ስጋት አድሮብኝ ነበር ማለት ነው። ስለዚህ ትላንት ገብቼ በምመለከትበት ጊዜ ተቀባይነት አግኝተው አብዛኞቹ ተሰልተውልኛል። ያ ደግሞ በጣም ደስ የሚያሰኘኝ ነገር በመሆኑ እንግዲህ ለቀጣይ ስራ ተበረታትቻለሁ ማለት ነው። ስለዚህ ወደዚህኛው ሀሳብ በምመጣበት ጊዜ ጥያቄውን እንግዲህ ተመርኩዤ የራሴን የግል አስተያየት የግል ምልከታ አስቀምጣለሁ። ምንድነው የሚለኝ ፎቶዎችህን የት ታስቀምጣለህ ነው የሚለኝ ማለት ነው። እንግዲህ ፎቶዎች በተለያየ መልኩ ሊቀመጡ ፎቶዎች እንግዲህ። የአንድ ሰው ያለፈ ህይወት ወይም የአንድ ሰው የነበረበት የኖረበት ህይወት ከሆነ ጊዜው ኋላ ማስታወሻነት የሚያገለግሉን። ለምሳሌ የሰበሰባቸው ዋንጫዎች። ያለፈባቸው የትምህርት እንትኖች ውጣ ውርዶች ምናምን ነገር በአጠቃላይ ተሰብስበው ከልጅነቱ ጀምሩ ሁሉም ነገሮች። ለምሳሌ ልጅነት ጓደኞቹ ምናምን ሁሉም ነገር ተሰብስቦ ይቀመጣል ማለት ነው። ስለዚህ እኔም እንደዚህ አይነት ፋይል በጥቂቱ አለኝ

ሰላም ሰላም እንዴት ናችሁ ሁላችሁም በየ አላችሁበት ሰላማችሁ ብዝት ይበልልኝ ይስሐቅ እባላለሁ። ከኢትዮጵያ ኦሮሚያ ክልል በጅማ ከፍተኛ የትምህርት ተቋም ውስጥ የሁለተኛ አመት የኬሚካል ምህንድስና ተማሪ ነኝ። በዚህ ሰዓት እንግዲህ በኢትዮጵያ ጊዜ ቀመር ስድስተኛ ወር ሊገባባ አካባቢ ነው ማለት ነው። እና ይሄንን ስራ በዚህን ሰዓት አብሬያችሁ የሰራሁት የድምጽ ቅጂን ያስተላለፍኩት እገኛለሁ ማለት ነው። ስለዚህ መጀመሪያ ይህንን በዚህኛው አሁን ርዕሰ ጉዳይ ተመርኩዠ ዋናውን ሀሳቤን ከመስጠቴ በፊት አንድ አዲስ ነገሮችን ዝም ብዬ አንዳንድ ነገሮችን እንደ መግቢያ እንዲረዳኝ ለመናገር እሞክራለሁ። ምንድነው? በዚህ ሰዓት እንግዲህ የመስመር ላይ ስራ ውስጥ በጣም የብዙ ሰው ትኩረት እየሳቡ ያሉና በጣም ብዙ ሰው ገንዘብን እያገኘባቸው ያሉ የገንዘብ ማገኛ መንገዶች ወይም ደግሞ የገንዘብ ማገኛ መንገድ እየሆኑ ያገለገሉ ነው የሚገኙት ማለት ነው። እና ብዙ ሰው በጣም ብዙ የሆነ እንትኖችን የዘመናዊ እቃዎችን በማዘጋጀት ለኦንላይን ስራ ራሱን ብቁ አድርጎ በሚያስብበት ጊዜ ላይ ነው ያለነው ማለት ነው። ስለዚህ እኔ በዚህ ሰዓት በጣም ጥልቅ የሆነ ወይም በጣም ሰፊ የሆነ መረዳት የለኝም። ስለ መስመር ላይ ስራ እና በዚህ ሰዓት እንደዛ አይነት ሁኔታ ላይ ሆኜ ግን ጥቂት ባለኝ መረዳት አብሬያችሁ ይህንን የመስመር ላይ ስራ እሰራለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ በዚህ ሰዓት ይህንን ስራ አብሪያችሁ ልሰራ በመቻሌ ወይም ደግሞ አብሪያችሁ ልሳተፍ በመቻሌ የተሰማኝ ደስታ እጅግ ትልቅና ጥልቅ መሆኑን እንድታውቁልኝ እንድትረዱልኝ እፈልጋለሁ። እና ይህንን የድምጽ ቅጂ በማድረግበት ጊዜ ወደ አራት መቶ ምናምን የድምጽ ቅጆች ከዚህ በፊት አድርጌያለሁ። የማለት ደግሞ በሰአት ሲሰላልኝ ወደ አራት ሰዓት ከ አርባ ምናምን ደቂቃ ነው ያለኝ ማለት ነው። እና ይህንን እደረኩ እያለ ከመሃል ወደ ሶስት መቶ ምናምን የድምጽ ቅጂዎች ተቀባይነት አላገኙም ነበር። ለምንድነው? ብዬ በማስብበት ጊዜ ወይም ተመልሼ በምመለከትበት ጊዜ አብዛኛው የድምጽ ግጂ ሃያ ሰከንድ ሰላሳ ሰከንድ ምናምን መሆኑ በጣም እጥር ያለ ስለሆነ። ከሚፈለገው አለ አይደል ይሄ ቅድሚያ ከሚሰጥለት እንትን ጋር ሲታይ በጣም ኋላ እንዲቀር ወይም ቀስ ብሎ እንዲታይ ሆኗል። እና ያ ደግሞ በጣም ነበር ያሳሰበኝ በጣም ነበር ያሰጋኝ። ነገር ግን አሁን በጣም ደስ በሚለው ሁኔታ ትላንት ገብቼ በምመለከትበት ጊዜ ተቀባይነት አግኝተው ትንሽ ወደ አስራ ሁለት ሺህ ምናምን የሚጠጋ ኮይን እንትኖች ገና እየተጣሩልኝ ወይም እንትን እየተባሉልኝ የተደመጡልኝ ነው ያሉት ማለት ነው። ስለዚህ ያም ደግሞ በተቀባይነት ወይም ተቀባይነት አግኝቶ ወደ ሰዓት ይቀይርልኛል ይሰላልኛል ብዬ አስባለሁ። ስለዚህ ወደዚህኛው ሀሳብ በሚመለስበት ጊዜ መጀመሪያ ትንንሽ የቅድመ ሁኔታ ነገሮችን መናገር እፈልጋለሁ ብዬ አዲስ ነገሮችን እንደ ቅድሚያ ሁኔታ አስቀምጬ ወደ ዋናው ሀሳብ እገባለሁ። ምንድነው? ይህንን ድምጽ ቅጅ በማድረግበት ጊዜ በተሰጠኝ ርዕሰ ጉዳይ ላይ የምሰጠው ሀሳብ ቀጥታ ከራሴ ወይም ደግሞ ይሄ ከሰው ሲነገር ሰምቼ ወይም የሰው መጽሐፍ አንብቤ ምናምን ሲሆን የማወራው ቀጥታ ከህይወት ተሞክሮዬ የተረዳሁትን ነገር ያለኝን አረዳድ ወይም ያለኝን ግንዛቤ የማካፍላችሁ ማለት ነው። ስለዚህ በዚህ ከዚህ ጋር ተያይዞ የሚነሱ ጥያቄዎች ምናልባት ግራ መጋባቶች ምናምን ካሉ። ተጠጠያቂ ወይም ደግሞ ሀላፊነቱን የምወስደው እኔው ነኝ ማለት ነው። ስለዚህ ይህንን መናገር አስፈላጊ የሆነበት ምክንያት ምናልባት በሚደመጥበት ጊዜ እንትኑ በሚጣራበት ጊዜ ሌላ ግራ መጋባት ፈጥሬ ምናምን ከሆነ ውድቅ እንዳይሆን የሚል ስጋት ወይም ውድቅ የመሆን ስጋ እንትኑ እድሉን ሊሰፋብኝ ይችላል ብዬ ስለሰጋሁት ለፈራሁት ነው ማለት ነው። ስለዚህ ያንን ነገር እንድታውቁልኝም እንድትገነዘቡልኝ እፈልጋለሁ። ከዛ ባለፈ እንግዲህ እዚህ ጋር አንድ ርዕስ ተቀምጦልኛል ርዕሱ ምንድነው? የሚለኝ በዶቄ መፍጨት ታውቃለህ የሚል ርዕስ ነው የተሰጠኝ ማለት ነው። ስለዚህ ይህንን ርዕስ ለማውራት መጀመሪያ ርዕሱ ምንድነው? ወይም ስለ ዶቄ ስናወራ ምን እያወራን በዶቄ መፍጨት ስናወራ ምንድነው እያወራን ያለነው ወይም ደግሞ ምንድነው ለማለት እየፈለግን ያለነው? ለማለትስ እየሞከርን ያለነው ምንድነው የሚለውን ጥሩ ግንዛቤ የመጀመሪያ መያዝ አለብን። ብ አስባለሁ ምክንያቱም ለምን ሲባል የምናወራለት ነገር ምን እንደሆነ ማወቅ አለብን ብዬ ስለማስብ ምክንያቱም የሚወራው ነገር ካልታወቀ ወይም ደግሞ እያወራንለት ያለውን ነገር መጀመሪያ እኛው ካልተረዳነው ምንም የምናወራለት ነገር ስለማይኖር እና ብናወራ ራሱ የምናወራው የሆነ ነገር የተጋባና ያልተደራጀ ሀሳብ ሊሆን ስለሚችል መጀመሪያ ሀሳቡን በአግባቡ ልንረዳና ሊባል የተፈለገውን ነገር ማወቅ አለብን ብዬ ስለማስብ ነው። ስለዚህ ይህንን ሀሳብ ለማውራት ወይም ርዕሰ ጉዳይ ላይ ራሴን መረዳት የራሴን የግል አመለካከት የራሴን እሳቤ ለማስቀመጥ እንግዲህ ለየት ያለ እንትን ሳይፈልግ አልቀረም ሌላ መላምቶችን ማስቀመጥ ሳይፈልግ አልቀረም እንትኑ ሀሳቡ ትንሽ የተወሳሰበ ነው። እና በዶቄ መፍጨት ታውቃለህ? ሲለኝ እኔ ምን ሊባል እንደተፈለገ ወይም ሊባል የተፈለገው ሊተላለፍ የተፈለገው መልእክት ምን እንደሆነ ምንም ዋናውን የእምብርቱን ሀሳብ ላገኝ አልቻልኩትም። ስለዚህ እነና ሀሳብ ተመርኩዥ ምንም አይነት ነገር ላወራ ወይም ምንም አይነት ንግግር ላደርግ አልችልም ማለት ነው። እና ከዛ ጋር ተያይዞ በዚህኛው ርዕስ ጉዳይ ላይ ያለኝ የግል መልከት ይሔንን ነው የሚመስለው ምክንያቱም ግልጽ ስላይደለ እና ስላልደረዳሁት ሌላ ምንም የማወራለት ነገር የለኝም። አልፈዋለሁ ማለት ነው። ስለዚህ በቀጣይ በሌላ ርዕስ እስክንገናኝ ድረስ መልካም ቆይታ እንግዲህ በቀጣይ ርዕስ ያለኝን ሀሳብ አስቀምጣለሁ ማለት ነው። ደህና ሁኑልኝ ጨርሻለሁ

ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ይስሐቅ ደመቀ እባላለው ከጅማ። ኢትዮጵያ ነው ይህንን የድምጽ ቅጅ በዚህ ሰዓት ማረገው። እና ይህንን ድምጽ ቅጅ በማረግበት ጊዜ በኢትዮጵያ ጊዜ ቀመር ጥር ሃያ ስምንት ላይ ነው የምገኘው ማለት ነው። ስለዚህ እንግዲህ በዚህ ሰዓት ሌላ አለም እሬ ራሱ የሆነ የተለየ ጊዜ ቀመር አለው። እና እኛም በሀገራችን የጊዜ ቀመሩ ይህንን ነው ሚያመለክተኝ ማለት ነው። እና ያ ብቻ ሳይሆን የራሳችን የሆነ የተለየም የሰዓት አቆጣጠር አለን እና አሁን ባለን የምስራቅ አፍሪካ የሰዓት አቆጣጠር። አንድ ሰዓት ከሰላሳ ስምንት ነው ሚለኝ ማለት ነው። ስለዚህ በዚህ ሰዓት ይህንን ነገር ያደረኩ ምገኘው በዚህኛው እንትን ላይ ነው ሁኔታ ላይ ነው። ስለዚህ ከዚህ በፊት በነበሩኝ ሶስት እና አራት ቀናት ውስጥ በጣም ጥሩ የሆነ የድምጽ ቅጂ ክፍለጊዜዎች ነበሩኝ። እና በነዛ ውስጥ ደግሞ የሶስት ሰዓት እና የአራት ሰዓት ምናምን የሚጠጋ ድምጽ ቅጂ ከፍለ ጊዜ ነበረኝ። ያ ደግሞ ለእኔ በጣም ትልቅ ስኬት እና በጣም ደስ የሚያሰኝ ነገር ሆኖ አግኝቼዋለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ እስካሁን ድረስ ባለው የድምጽ ቅጂ ስርዓቴን ቀጥዬበታለሁ። እና ያም መሆኑ በጣም ደስ ሚያሰኝና ምበረታታበት ነገር ነው ማለት ነው። እና ደግሞ አሁንም ይህንን በማረግበት ጊዜ ወደ አራት መቶ ምናምን የሚጠጋ የድምጽ ቅጂ እንትኖች ነበሩኝ ስነዶች ነበሩኝ። ከነዛ ስነዶች ውስጥ ወደ ሶስት መቶ ምናምን የሚጠጉት በጣም አጫጭር ስለሆኑ እና በጣም ወደ ዜሮ ነጥብ አምስት ዜሮ ነጥብ ሁለት ምናምን ሰከንድ አካባቢ ስለነበሩ። እነዛ እንትኖች የድምጽ ቅጂ ሰነዶች በጣም ተቀባይነት ሳያገኙ ቆይተው ነበርና ትንሽ ስጋት አድሮብኝ ነበር። ስለዚህ ከዛ ጋር ተያይዞ ደግሞ ትላንት በምመለከትበት ጊዜ ወይም የራሴን እንትን የገባሁበትንም ኢሜል አካውንት በምመለከትበት ጊዜ ተቀባይነትን እንዳገኘውና በሰአት ተሰልተው ተደምጠው ወደ ሰዓት እንደተቀየሩልኝ በምመልከትበት ጊዜ በጣም ደስ ተሰኝቻለሁ ሌላም በቀጣይነት እንድሰራ ይበልጥ ጠንክሬ ብዙ ጊዜ እንዳሳልፍበት ተበረታትቻለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ ይህንን ነው የሚመስለው እስካሁን ድረስ ያለኝ የእንትን አብሬያችሁ ያለኝ የመስመር ላይ ቆይታ ማለት ነው ስለዚህ ከዚህ በኋላም ጊዜ በፈቀደልኝ አቅም ወይም ባለን ጊዜ ሁሉ አብሬያቸው ጥሩ የሆነ የድምጽ ቅጂ ሂደት አሳልፋለሁ ብዬ አስባለሁ ጥሩ የሆነ ስራ አብረን እንሰራለን ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ከዚህ ጋ ተያይዞ ወደሚነሳልኝ ወደ ዋናው ሀሳብ ከመግባቴ በፊት እንደ ግንዛቤ ማስጨበጫ ወይም ደግሞ እንደ ቅድመ ሁኔታ ትንሽ ነገር ልናገር እና ዋናውን ሀሳቤን አወራለሁ። ያም ምንድነው? ይሄ ነገር በሚደመጥበት ጊዜ ወይም በሚጣራበት በሚፈተንበት ጊዜ ወደ ሰዓት ሊሰላ ማለት ነው በምታጣሩበት ጊዜ ምናልባት ሲደመጥ። አንዳንድ ግራ ሚያጋቡ ነገሮች ወይም ደግሞ ጥያቄ ሚፈጥሩ ነገሮች ስታደምጡም እዚህ ጋ ምን ሊል ፈልጎ ነው ወይም እዚህ ጋር ሊባል የተፈለገው ነገር ምንድነው የሚል? ጥያቄ ፈጥሬባችሁ ከሆነ። የነዛ እንትኖች ጥያቄዎች ተደራሽ ወይም ጥያቄዎቹን ሚመለከተኝ ሀላፊነቱንም ምወስደው እኔው ነኝ ማለት ነው። ምክንያቱም ሲባል እነዛን የድምጽ ቅጂዎች በማደርግበት ጊዜ የሆነ ሰው ሲናገር ሰምቼ ከዛ ሰውዬ እንትን ንግግሩን ቀድቼ አይደለም ማወራላችሁ ወይ ደግሞ የሆነ ሰው መጽሐፍ አንቤ የዛን ሰውዬ መጽሐፍ አይደለም የማወራችሁን ከየት አምተህ ነው ስለዚህ ከዛም ከዚህም ሳታመጣ ምንድነው ምታወራልን ምትሉን ከሆነ ቀጥታ ከህይወት ተሞክሮዬ ተረዳሁትን ያለኝን መረዳት ወይም የህይወት ልምዴን ነው ማካፍላችሁ ማለት ነው። ስለዚህ ለማውራችሁ ለእያንዳንዱ ሀሳብ ተጠያቂ ወይም ሀላፊነቱን ምወስደው ለሚነሱ ግራ መጋባቶች ጥያቄዎች ሀላፊነቱን ምወስደው እኔው ራሴ ነኝ። ስለዚህ ወደዚህኛው ሀሳብ ከመምጣት በፊት ያን ነገር እንድታውቁልኝ እፈልጋለሁ። ወደዚህ ሲመጣ ደግሞ አንዳንድ ጥያቄዎች በጣም እጥር ምጥን ያሉ በጣም ብዙ ሊወራባቸው የሚችሉ ክፍት የሆኑን ለመረዳትም ብዙ እንትን የማይጠይቁ ደግሞ ደጋግሞ ማየት ማይጠይቁ መሆናቸው በጣም ደስ ሚያሰኝ ነው። አንዳንድ እንትኖች ደግሞ ይሄ የሰባሰቡውን ህግ የጣሱ ለምሳሌ የቃላት ግድፈት ያለባቸው ሀሳባቸው ራሱ ትርጉም የማይሰጥ ምናምን ናቸው። አብዛኞቹ ነገር ግን አንዳንዶቹ ደግሞ በጣም አስተማሪ መካሪ የሆኑ እንትኖችም አሉ ሀሳቦችም አንዳንዴ ከማሀል ከማሀል አልፎ ይነሳሉ። አንዳንዶቹም ደግሞ ቅልል ያሉ በጣም ግልጽ የሆኑ ይሄ አለ አይደል? እንደዚህ እንደ ጨዋታ እንደ ቀልድ አይነት ሀሳብ ርዕሰ ጉዳዮችም ይነሳሉ እነ ያ ምንድን ነው ሚያስረዳኝ የተፈለገው ነገር ቀጥታ ይሄ የእንትናችንን ዋናው የድምጽ ይሄ አለ አይደለ ጥሬ ድምፃችን ማለት ነው ያ ነገር ነው የተፈለገው። ስለዚህ ያንን ተመርኩዤ እኔም ያንን ነገር አወራለሁ ማለት ነው። ወደ ጥያቄው በሚመጣበት ጊዜ ጥያቄው ምንድን ነው ሚለኝ? ቂም ታቆያለህ የሚል ርዕስ አለኝ ማለት ነው። ስለዚህ ከዚህ በኋላ ባለኝ ሰላሳ እንትን ውስጥ ዜሮ ነጥብ ሶስት ደቂቃ ውስጥ ይህንን ተመርኩዤ የራሴን ድምጽ ቅጅ አረጋለሁ። ስለዚህ አዎ አቆይሃለሁ። የማይቆይበት ጊዜ ግን በጣም አድርጎ ወይም በሰፊው ሁኔታ አይደለም ማለት ነው። ስለዚህ በትንሹ ነው ማቆየው ደግሞ ብዙም በጣም ከባድ ሚባለው ወይም ሰፊ ሚባል እንትን የለኝም። ስለዚህ ያንን አዎ አቆያለሁ ሚለው ለዚህ ጥያቄ መልስ ይሆናል ብዬ አስባለሁ። ስለዚህ በቀጣይ በሌላ የድምጽ ቅጅ እስክንገናኝ ድረስ መልካም ቆይታ ሰላም ሆኖልኝ ጨርሻላሁ አመሰግናለሁ ማለት ነው። ሆኑልኝ

ሰላም እንዴት ናችሁ ሁላችን በያላችሁበት ሰላማችሁ ብዝት ይበልልኝ። ሳቅ ድምቅ እቀበላለሁ ከኢትዮጵያ ማለት ነው ይሄንን ቅጂ የማደርገው። ስለዚህ ሁላችሁም በዚህ ሰዓት ይህንን የምታደምጡት ድምጽ ወይም ይሄኛው የድምጽ ቅጂ የተደረገ ያለው ከኢትዮጵያ ነው ማለት ነው። ስለዚህ ይህን ያህል ስለራሴ ካወራሁት ትንሽ ነገር ልጨምርና ወደ ዋናው ሀሳቤ እገባለሁ ማለት ነው። ስለዚህ ይሄኛው የመስመር ላይ ስራ እንግዲህ በዚህ ሰዓት በጣም ትልቅ የሆነ ሰፊ ዘመቻ የተደረገበት ካሉ ስራ ውስጥ መካከል አንዱ ነው። እና በአለም አቀፍ ደረጃ በጣም እጅግ ብዙ የሆነ ተሳትፎ እና ብዙ ሰው ቁጥር አብሮ የተሳተፈ ያለበት የመስመር ላይ ስራ መሆኑን እና ደግሞ እኔም በበኩሌ አብሬ ልሰራ በመቻሌ ልሳተፍ በመቻሌ የተሰማኝን ደስታ ልክ የለውም ማለት ነው። ስለዚህ እንግዲህ በዚህ ሰዓት ይህንን ሰው ሰራሽ አስተውህሎት ወይም ሰው ሰራሽ አስተውሎን እንግዲህ ማሰልጠን ስራ የሰውን ስሜት እንዲረዳ የሰውን እንትኖች በተለያዩ ሁኔታዎች ውስጥ እያለፈ ላለ የሰው ልጅ ረጂ ወይም አጋዥን ነው። እንግዲህ አሁን እንትኑ ቴክኖሎጂው ለመፍጠር ለመስራት እየጣረ ያለው ማለት ስለዚህ ያ ደግሞ እንግዲህ የቴክኖሎጂ ውጤት ነው ብዬ ነው የማስበው። ነውም በርግጥ እና እንግዲህ ምናልባት ከዚህ ጋር አሁን ካለን መንፈሳዊ መረዳት ጋር ይጋጭ አይጋጭ ስለዛ ብዙም ግንዛቤው የለኝም። ግን እንግዲህ ነገሮችን የቴክኖሎጂ ነገሮችን በጥንቃቄ እየመረመርን መጠቀሙ አስፈላጊ ነው አግባብ ነው ብዬ አስባለሁ። እንግዲህ ከእውቀት ጋር ሲሆን ነው ቴክኖሎጂ በጣም ጠቃሚ የሚሆነው። እንግዲህ ነገሮችን በጣም በጥንቃቄ እየመረመሩ መጠቀም እና የተሰሩለትን ሀሳብ ወይም የሚሰሩለትን ሀሳብ መጀመሪያ ከመጠቀም በፊት ማወቅና ለምን እንደምንጠቀም ወይም ስንጠቀም እንትናችን አላማችን ምን እንደሆነ የሆነ ግንዘቤ ሊኖረን ይገባል ብዬ አስባለሁ። እንግዲህ ለምሳሌ ይሄ ማለት እንዴት ማለት ነው? አንድ ቴክኖሎጂ ለምሳሌ መኪና ብንወስድ መኪና አንድ የቴክኖሎጂ ውጤት ነው አሁን ያሉት ለምሳሌ የቴስላ መኪናዎች። በጣም በጣም ጥራታቸውን ከመጠበቃቸው የተነሳ በጣም ብዙ የሆነ የሰው ሰራሽ አስተውሎት የታከለባቸውም ከመሆናቸውም ባለፈን እና እነዛን ነገር ከመጠቀማችሁ በፊት ለምሳሌ ያንን መኪና ለማሽከርከር የሚያስብ ሰው ወደዛ መኪና ከመሄዱ በፊት ያ መኪና እንዴት እንደሚሰራ? ከዛ በዛ መኪና ላይ ከተጫነው ሰው ሰራሽ አስተውሎት ጋር እንዴት ባለው ሁኔታ ውስጥ መስተጋብር ውስጥ መግባት እንዳለበት እንዴት መግባባት እንዳለበት መጀመሪያ በጥንቃቄ ሊረዳ ይገባል ብዬ አስባለሁ። ያ የማይሆን ከሆነ በጣም የመኪናውን ባህሪ አለማወቅ ነው ብዬ ስለማስብ ሌላ ተጨማሪ ጉዳት ማስከተሉን የሆነው ለሰውየውም ለ እንትኑም ለድርጅቱም ሌላ ኪሳራ ለሰውየው ደግሞ ሌላ አደጋ ነው የሚሆነው ማለት ነው። ምን ልላችሁ ፈልጌ ነው ቴክኖሎጂዎች በጣም ጥሩ በጣም የሚበረታታ እንትን አላቸው ስለዚህ ያንን ደግሞ በጣም በጥንቃቄና በመመርመር። መጠቀም ከኛ ይጠበቃል ብዬ ደሞ አስባለሁ። ስለዚህ ይሄንን ሁሉ የምላችሁ ዋናው አሳቤ ቴክኖሎጂ አያስፈልግም ይሄ መጥፎ ነገር ነው ቆሻሻ ነገር ነው ማለቴ አይደለም ስለዚህ በዚህ ሰዓት እንግዲህ ትልቅ ትልቅ ትልቅ የሆነ ዘመቻ የተደረገባቸው ካሉ እንትኖች የአለማችን እንትኖች መካከል ዘርፎች መካከል ትልቁ ይሄ ሰው ሰራሽ አስተውሎቱም ሰው ሰራሽ እንትኖች ማለት ነው። እንግዲህ ከዛ ጋር ተይዞ በጣም ትልቅ የሆነ ዘመቻ የተደረገበት ነው ያለው ስለዚህ በጣም ከርዕስ ወጥቼ ረጅም ሰዓት እንዳልወስድ ስለሳሰበኝ ወደ ርዕሱ ልመለስና እንትን እላለሁ ማለት ነው። እንግዲህ ይህንን ይህንን ዘመቻ በምሰራበት ጊዜ ይሄኛው አራት መቶ ምናምን ብቻ ከአራት መቶ እስከ አራት መቶ ሃምሳ ምናምን ውስጥ ያለ የድምጽ ቅጂ ነው። እና ወደ ሶስት መቶ ምናምን የሚጠጉ የድምጽ ቅጂዎቼ ተቀባይነት አላገኙም ነበር ከትናንትና ወዲያ ያም የሆነበት ምክንያት ምንድነው? ብዬ በምመለከትበት ጊዜ ጨርሻለሁ አመሰግናለሁ

ሰላም ሰላም እንዲህ ናችሁ። ሁላችንም በየ ያላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ኢሳቅ ደመቀ እቀባላለሁ ከኢትዮጵያ ከኦረሚያ ክልል የመንግስት ከፍተኛ ተቋም የሁለተኛ አመት የኬሚካል ምህንድስና ተማሪ ነኝ ማለት ነው። ስለዚህ በዚህ ሰዓት የአንደኛ አመቴን ጨርሼ ሁለተኛ አመቴን። አጋምሴ ሁለተኛውን መንፈቅ አመት ሊጀምር አካባቢ ነው። ይሄን የኔን የድምጽ ቅጂ እያደረኩ ያለሁት ማለት ነው። ስለዚህ እንግዲህ ሁላችንም በተለያየ የአለማችን ክፍል ሆናችሁ ይህንን የድምጽ ቅጂ የምታዳምጡ ሁላችሁም ሰላማችሁ ይብዛልኝ ሰላም ሁኑልኝ። ከዛ ባለፈ ወደዚህኛው ዋና ሀሳብ ከመግባቴ በፊት እንግዲህ በዚህ ሳምንት ብቻ ወደ አራት መቶ ምናምን የሚጠጋ የድምጽ ቅጂ ላደርግ ችያለሁ። በርግጥ አራት መቶን ያደረኩት በዚህ ሳምንት ብቻ ሳይሆን ወደ አራት ሰዓት ምናምን ነው። ወደ ሰዓት የተቀየረልኝ በዚህ ሳምንት ነው ስራዎች ይቆይተዋል። ግን ደግሞ በሰአት የተቀየረልኝና ሰአቴን ምን ያህል ሰዓት እንደሰራሁት ያስተዋልኩት በዚህ ሳምንት ነው ማለት ነው። ስለዚህ እንግዲህ አሁን ባሉበት ሁኔታ ላይ ይሄን ድምጽ ቅጂ በማድረግበት ጊዜ አምስት ሰዓት የድምጽ ቅጂ አለኝ። ይሄ ደግሞ ለኔ በጣም ትልቅ ስኬት ነው በጣም ደስ የሚል ነገር ነው። እንግዲህ በጣም በሚጣራበት ጊዜም ሌላ እንትኖች አሉ እነዛን አልፋለሁ ብዬ ተስፋ አደረጋለሁ። ስለዚህ ከዛ ጋር ተያይዞ ወደ ዋናው ሀሳቤ ከመግባቴ በፊት ይህንን እንግዲህ የመስመር ላይ ስራ ትንሽ ልልና ላበረታታና ስለሱ ያለኝን አንዳንድ እሳቤዎች ግንዛቤዎች ተናግሬ ከዛ በኋላ ወደሚቀጥለው ሀሳብ እገባለሁ። ምንድነው? እንግዲህ በዚህ ሰዓት አሁን አለማችን ባለችበት ሁኔታ አሁን አለማችን ባለችበት ስልጣኔ የመስመር ላይ ስራዎች በጣም ትልቅ ሚና የተጫወቱ ነው ያሉት እና የመሰመር ላይ ስራዎች በጣም የብዙ ሰውን ህይወት ለውጠዋል ብዬ አስባለሁ። እውነትም ነው በርግጥ እንግዲህ በአለማችን የተለያዩ ክፍል ላይ የሆኑ ያሉ ነገሮች ምስክር ናቸው። በጣም አንዳ አንድ ሰው ከዜሮ ተነስቶ በጣም ብዙ ብዙ እጅግ ብዙ የሆነን ሀብት ማካበት ችሏል በመስመር ላይ ስራ ብቻ ማለት ነው። ስለዚህ ያ ነገር ደግሞ እንግዲህ ብዙ ወጣት ትኩረቱን ወደዛ እንዲያዘነብልና ለመስመር ላይ ስራዎች ብዙ የሆነ ጊዜውን እንዲሰጥ የሆነ ወይም እንዲያደርግ አስገድዶታል ብዬ ነው የማስበው። ስለዚህ ምንድነው? አሁን እዚህ ጋር እኔም እንግዲህ የዚህን ሰዓት የሃያ ኣንደኛ ክፍለ ዘመን ወጣት እንደመሆን መጠን ለመዝመር ላይ ስራዎች በጣም ጥልቅ የሆነ በጣም ስፍይ የሆነ መረዳት የለኝም። ነገር ግን እስካሁን ድረስ ባለን መረዳት። የመስመር ላይ ስራዎችን እሳተፋለሁ። በተሳተፍኳችሁ መስመር ላይ ሰራዊቶች አንድ ጊዜ ወደ አስራ ሁለት ሺህ ብር አግኝቻለሁ ማለት ነው ያ ደግሞ ለኔ በጣም በጣም ትልቅ ግኝት የህይወት ግኝት ነው። ከዛ በኋላም ላሉ ስራዎች በጣም እንድበረታታና ጠንክሬ የመስመር ላይ ስራዎች ታማኝ የሆኑ የሚከፍሉ ውሸት አይደሉ የመስመር ላይ ስራዎችን እንድሰራ በጣም ጥሩ የሆነ ማበረታቻ ሰጥቶኛል ማለት ነው። ስለዚህ ወደዚህኛው የመስመር ላይ ስራ በምመጣበት ጊዜም በጣም ጥሩ የሆነ ምስክርነት ሰምቼ ነው። ጥሩ የሚከፍል እንደሆነ እና ታማኝ እንደሆነ እንግዲህ በጣም ጥሩ ነገር መፍጠር እንደሆነ ስለሰማሁ በጣም ተበረታትቼ እንግዲህ ለማገዝ የራሴን የበኩሌን ድርሻ ለመውጣት ነው የመጣሁት። እና ከዛ ጋር ተያይዞ እንግዲህ የድምጽ ቅጄን አደርጋለሁ ማለት ነው። ስለዚህ ምንድነው? አሁን የተሰጠኝ ርዕሰ ጉዳይ ማታ ማታ ምን አይነት ድምጽ ትሰማለህ ወይም ምን አይነት ድምጽ ታስተውላለህ ነው የሚለኝ ማለት ነው። ስለዚህ እንደምትሰሙት ነው እንግዲህ ተፈጥሮ አሁን ያሉበት እንትን ውጪ ስለሆነ። የተፈጥሮ ድምጽ አለ አእዋፋት ትንሽ ትንሽ አለይ ሌሊት አዋፋት ሳይሆን የሆነ እንትኖች ምናምን አሉኝ ተባዮች ምናምን ዛፍ ላይ እንትን የሚሉ የተፈጥሮ ድምጽ አለ ንፋስ አለ በጣም ብዙ ብዙ ማታ ሲሆን ትንሽ ይጎላል። ደመቅ ይላል ብዬ ነው የማስበው መሰለኝ። ብታ ከቀን ይልቅ የማታው ትንሽ ከፍ ያለ ነው የሚሆነው። ሌላ ከዛ ባለፈ ደግሞ የሚሰማ ድምጽ የለም ጅብ አለ በርግጥ በዚህ ከቅርብ ርቀት የሚሰማ የጅብ ድምጽ አለ። ቀን ቀን በጉድጓዱ ውስጥ ይውልና ማታ ማታ የሚያጓራ ጅብ አለ ጅቦች አሉ ጫካም ደንም ስላለ ማለት ነው። እና ደን አለ ትልቅ ደን አለ በቅርብ ርቀት። ስለዚህ ጅቦች ምናምን አሉ ከዛ ባለፈ ደግሞ ዝንጀሮዎች አሉ ያልነገርኳችሁ ዝንጀሮዎች አሉ በርግጥ ዝንጀሮዎቹ ቀን ቀን ነው እንትን የሚሉት ማታ ማታ ወደ ማደሪያቸው ስለሚገቡና በቤታቸው እንትን ስለሚሉ። ምንም አይነት ድምጽ ከእነሱም ሚወጣ የለም። ጦጣዎችም አሉ ጦጣዎችም ምንም አይነት ድምጽ አይሰጡም ነገር ግን ማታ ማታ የሚሰማው ብቸኛ ድምጽ የጅብ ድምጽ እና ሌሎች ትንንሽ ተባዮች ምናምን ዛፍ ላይ። ጥገኛ ሆኖ የሚኖሩት ናቸው የነሱ ድምጽ ነው የሚሰማኝ። ስለዚህ በዚ ሰዓት ማታ የተለየ የሚሰማ ድምጽ የለም። ሌላ አውሬ አንበሳ ነብር ምናምን የለም። ስለዚህ የሚሰሙ ድምጾች በአጠቃላይ እነዛ ናቸው ብዬ ነው የማስበው ማለት ነው። ስለዚህ አንዳንድ ቦታዎች ላይ በጣም ሰፊ የሆነ ድምጽን ለምሳሌ ተኩስ ሊሰማ ይችላል ጩኸት ሊሰማ ይችላል። የተለያዩ ነገሮች ይሰማሉ። እግዚአብሔር ይመስገን እዚህ ግን ምንም ሌላ የሚሰማ ሌላ የረብሳ ምናምን ድምጽ የለም። የሚሰማው የሚጸሎት ድምጽ ምናምን ነው። ስለዚህ እስካሁን ድረስ ባለው ያሉበት ሁኔታ ይህንን ነው የሚመስለው። በቀጣይ ዙር በሌላ የድምጽ ቅጂ እስክንገናኝ ድረስ በአዲስ ርዕሰ ጉዳይ እስክንገናኝ ድረስ። ሁላችሁም ብያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በቀጣዩ ራስ ጉዳይ እስክንገናኝ ድረስ ሰላም ሁኑልኝ ማለት ነው አመሰግናለሁ። መልካም ቆይታ።

ሰላም ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ እጅግ ይብዛልኝ እጅግ የምወዳችሁ የተከበራችሁ የዚህ የመስመር ላይ የሰራ አስተባባሪዎች ይህንን የምታደምጡ ሁላችሁም በያላችሁበት። ሰላማችሁ ይብዛ ይስሐቅ ደመቀ እባላለሁ ከኢትዮጵያ ነው ይሄንን ድምጽ ቅጂ ክፍለ ጊዜ የማቀርብላችሁ። እና በዚህ ሰዓት በዚህ ሳምንት ብቻ ወደ አራት ሰዓት ከምናምን የድምጽ ቅጅ አድርግ ችያለሁ ይሄ በጣም አንድ የምበረታታበት በጣም ደስ የምሰኝበት። እንደ ስኬት የምቆጥረው አንድ ነገር ነው። ከዛ ባለፈ ደግሞ ወደ ሶስት መቶ ምናምን የሚጠጋ እንትን ነበረኝ ስነድ ነበረኝ የድምጽ ቅጂ ስነድ ነበረኝ መስመር ላይ ያለ ማለት ነው። ያ የድምጽ ቅጂ ሰነድ ተቀባይነት ሳያገኝ በጣም ቆይቶ ነበር። ምንድነው? ምክንያቱ ብዬ በማጤንበት ጊዜ ወይም ተመልሼ በምመለከትበት ጊዜ። በጣም አጫጭር ናቸው። የድምጽ ቅጅዎቹ ወደ ሃያ ሰከንድ ሃያ ሃያ አምስት ሰላሳ በቃ በጣም ከፍተኛ ብየ የቀዳሁት ሰላሳ አምስት ምናምን ነበር ማለት ነው። ከዛ የተነሳ ተቀባይነት ሳያገኝ እጅግ እጅግ በጣም ነበር የቆየው። ያ ደግሞ ትንሽ ስጋት ውስጥ ላይ ፈጥሮ ነበር እግዚአብሔር ይመስገን አሁን ግን። ተቀባይነት አግኝተው ጥቂት ብቻ ነው የቀረው ማለት ነው። ስለዚህ በዛ ሁኔታ ላይ ነው ያለሁት እና። አሁን የማወራው ሀሳብ ዋና ሀሳቤ ምንድነው? ስልጠና ትወስዳለህ የሚለውንም ወይም ስለ ስልጠናዎች ላይ ህይወት ቀያሪ ስልጠናዎች ትወስዳለህ ወይ የሚል ነው የሚሆነው ማለት ነው። ስለዚህ ስለ ስልጠናው ከማውራቴ በፊት ትንሽ ነገር መጀመሪያ እንደ ግንዛቤ ማስጨበጫ ወይም እንደ እንደ እንትን እንደ ቅድመ ሁኔታ ላውራና እንትን እላለሁ ወደ ሚቀጥለው ወደ ዋናው ሀሳብ እገባለሁ። ወደዛ ከመግባቴ በፊት የመስመር ላይ ስለ መስመር ላይ ስራ ትንሽ ላውራችሁ። እንግዲህ መስመር ላይ ስራ በዚህ ሰዓት በጣም የብዙ ሰው ትኩረት እያገኘ እየሰበሰበ ያለ። እንግዲህ በዚህኛውም አሁን የተሳተፍኩበት ባለው አይነት ስራ ማለት ነው እና በጣም ብዙ ሰው ህይወቱን የቀየረበት የብዙ ሰው ህይወት የተለወጠበት ከዜሮ ተነስቶ በጣም ብዙ ገንዘብ የሰበሰቡበት። የሰራ ዘርፍ ነው የመስማር ላይ ይሰራል። ስለዚህ ከዛ ጋር ተያይዞ እኔም እንግዲህ እስካሁን ድረስ ባለኝ የህይወት ተሞክሮ ጥሩ ገንዘብ አግኝቼበታለሁ ብዬ የማስበው አንዴ የመስመር ላይ ስራ ነበረኝ። ስለዚህ ከዛ ሲቀጥል ደግሞ ይሔኛው ሁለተኛው በጣም ብዙ ጊዜ አሳልፌ የሰራሁበት ያሉት የመስመር ላይ ስራዬ ነው። እንግዲህ በዚህኛውም ጥሩ ገንዘብ አገኝበታለሁ ብዬ ተስፋ አደርጋለሁ። እና ከዛ ባለፈ ደግሞ እንግዲህ ሌሎችም እጅግ በጣም ብዙ የሆኑ እንትኖች አሉ በዚህ ሰዓት እየተሳተፉ ያሉ። ወንድሞች ያሉ ከሀገሬ ማለት ነው ከኢትዮጵያም እንግዲህ ትላንትና ወዲያ በምመለከትበት ጊዜ አንድ ሺህ ምናምን ሰዓት የድምጽ ቅጂ ነበር። አንድ ሺህ ሰዓት የድምጽ ቅጂ ማለት አስቡት ምን ያህል ቀል ሊሆን እንደሚችል? ከዛ በኋላ ደግሞ አሁን ወደ አምስት ሺህ አድጎ አሁን ራሱ አንድ ሺህ ስምንት መቶ ምናምን የድንጽ ቅጂ ሰዓት አለን። በጣም እጅግ የሚገርም ትልቅ ትልቅ እንትን ነው። በሆነ ትልቅ ድል ነው ብዬ ነው የማስበው ስለዚህ ያ ነገር ደግሞ ለእኛ ለኢትዮጵያውያን በጣም ትልቅ የሆነ የስራ እድል ይዞልን መጥቷል ብዬ ነው የማስበው። ስለዚህ ያንን እንዳለ ይዤ አሁን ወደሚቀጥለው ሀሳብ ሳልፍ ምንድነው እንትኑ የሚሆነው? የመስመር ላይ ስራ እንግዲህ በጣም ጥሩ ነው ዋና ሀሳቤ ያ ነው። እንግዲህ ወደ ስልጠና ወይም ወደ ዋና ሀሳብ ልምጣ። ጥያቄ ምንድነው የሚለኝ ስልጠና ትወስዳለህ ነው የሚለኝ ማለት ነው። መጀመሪያ ስልጠና ምንድነው ወይም ስልጠና የት የት ሊሰጥ ይችላል? ስልጠና በሚሰጥበት ጊዜ ዋና ሀሳቡ ምንድነው? አንድ ሰው አንድን ነገር በሚያሰለጥንበት ወይም የትምህርታዊ የሆነ ንግግር በሚያደርግበት ጊዜ አላማው ምንድነው ምን ለማግኘት አሰበው ነው የሚያደርገው የሚለውን? አጠር አጠር አድርጌ ላውራና ከዛ ወደ ራሴ ተመልሼ ጥቂት ነገር ላወራና። ይህንን የድምጽ እጅ ክፍል ጊዜ እቋጫለሁ ማለት ነው። መዘመሪያ ስልጠና ማለት አንድ ሰው ተዘጋጅቶበት በጣም አስቦበት ብዙ ጊዜ ወስዶበት ምናልባት መንፈሳዊ ሊሆን ይችላል። ምናልባት ትምህርታዊ ሊሆን ይችላል። ምናልባት ይሄ የፖለቲካ ሊሆን ይችላል። ሃይማኖታዊ በቃ ብዙ የተለያየ ነገር የሆነ ነገር ግን ትምህርታዊ የሆነ ቁም ነገር ያለው። በአንድ ሰው ህይወት ላይ ቁም ነገር የሆነ ተጽዕኖ አወንታዊ የሆነ ተጽዕኖ መፍጠር የሚችል ንግግር ነው ማለት ነው። ስልጠና ረጅም ሰዓት ስልጠና ምናልባት አንድ ቀን ምናልባት አንድ ወር ምናልባት አንድ አመት ወይም ከዛም በላይ ረዥም ጊዜ መውሰድ የሚችል። ነገር ነው ማለት ነው። ስልጠና ስለዚህ ያ ነገር በሚዘጋጅበት ጊዜ ዋና ሀሳቡ ወይም ዋናው አላማው ምንድነው? አንድን ሰው ጥሩ የሆነ ግንዛቤ በዛ በሚሰጥበት ዘርፍ ላይ ጥሩ የሆነ የህይወት ግንዛቤ እንዲኖረው እንዲለወጥ እንዲሰራ እንዲነሳን። ማንሳሳት ወይም ለአላማ ማጽናት ምን ማለት ነው? ስልጠና ዋና ሀሳቡን። እና ስልጠና ሰጪዎች ደግሞ አሉ በጣም ለህይወት ጥሩ የሆነ ግንዛቤ ወይም በሚያስተምሩበት በሚያወሩበት ነገር ላይ። ጥሩ የሆነ መረዳት አላቸው ተብሎ የሚታሰቡ ሰዎች አሉ። እነዛ ሰዎች ናቸው ብዙ ጊዜ በጣም ጥሩ የሆነ እንትን ያላቸው ሰዎች አሉ። በርግጥ በጣም በጣም የተረዱ ለምሳሌ አሁን ሃይማኖታዊ በሆነ ስልጠና ውስጥ እጅግ በጣም በርካታ የሆነ የሚገርም ስልጠና የሚሰጡ ሰዎች አሉ ከሀገር ሀገር እየዞሩ ለምን ሲባል? ጥሩ የሆነ መረዳት አላቸው ተብሎ ስለሚታሰብ ጥሩ የሆነ እውቀት አላቸው ተብሎ ስለሚታሰብ ከሀገር ሀገር እየዞሩ በጣም ብዙ ስልጠናዎችን ይሰጣሉ እነዛ ሰዎች ማለት ነው። ስለዚህ በዚህ ሰዓት እኔ ስልጠና ትወስዳለህ ወይስ አትወስድም የሚሉ ጥያቄ መልስ የምንድነው የሚሆነው? አዎ እወስዳለሁ ነው የሚሆነው ከምውሰዳቸው ስልጠናዎች ውስጥ ጥቂቶቹን ለመዘርዘር ልሞክር። መንፈሳዊ ስልጠናዎችን ወስጃለሁ እነዛ መንፈሳዊ ስልጠናዎች ደግሞ ምንድነው? እንግዲህ ስለ ህይወት ጥሩ የሆነ ግንዛቤ ፈጥሮልኛል ብዬ ነው የማስበው። ስለዚህ በሚቀጥለው የድምጽ ቅጅ እንስክንገናኝ ድረስ መልካም ቆይታ ጨርሻለሁ አመሰግናለሁ።

ሰላም እንዴት ናችሁ ሁላችንም በእያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ይስሐቅ ደምቀ እባላለው ከኢትዮጵያ ሆኜ ነው ይሄንን የድምጽ ቅጂ የማደርገው። እና ይሄንን የድምጽ ቅጂ በማደርግበት ጊዜ ሁለት ሰዓት ከሰላሳ አምስት ይላል ሰዓቴ። እና እንትኑ ደግሞ በእኛ ጊዜ ቀመር እርግጠኛ ሆኜ ባላውቅም ግን ብቻ አምስተኛ ወር ላይ ነው ያለነው ከሃያ አምስት ሃያ ስድስት ሃያ ሰባት ሃያ ስምንት ሃያ ዘጠኝ አካባቢ ነው። ቀናችን ከነዛ ከአንዱ ነው እርግጠኛ ሆኜ መናገር አልችልም። በጣም ሁል ጊዜ መጠቀም የሚያዘወትር የጊዜ ቀመር ተጠቃሚ አይደለሁትም የኛን የጊዜ ቀመር ማለት ነው። እና የተለየ የተለየ ፕሮግራም የሚኖረኝ ጊዜ ብቻ የነበረ ጊዜ ቀንበር ከፍቼ ለመመልከት እገደዳለሁ። ከዛ ባለፈ ግን የተለየ ፕሮግራም ሳይኖረኝ ምናምን ሲቀርና ሌላ አዲስ ነገር በማይኖርበት ጊዜ ያንን ነገር ለማድረግ አልገደድም። ስለዚህ እንግዲህ ይህንን ይመስላል ማለት ነው። እኔ ያለሁበት ሁኔታ ይህንን የድምጽ ቅጅ የማደርግበት ጊዜ ያለውበት ሁኔታ። እንደዚህ ነው። ከዛ ባለፈ ስለ መስመር ላይ ስራ ወይም ስለዚህኛው አሁን የሰራሁበት ስላለው ትስራ ትንሽ ነገር ልበልና ከዛ አንዳንድ ነገሮችን ጨምሬ ወደ ዋናው አሳቢ እገባለሁ። እንግዲህ በዚህን ሰዓት በጣም ብዙ የሚሰሩ ስራዎች አሉ። በጣም በአካል ተገኝተን የምንሰራቸው አሉ። ከዛ ደግሞ በአካል መገኘት የማይፈልጉ ጭራሽ በአካል እንድንገኝ የማይፈልጉ ስራዎች አሉን። ደግሞ በከፊል አሁን ለምሳሌ ግማሽ ቀን ወይም የሆነ ግማሽ ሳምንት በአካል ተገኝተን የቀረውን ደግሞ በፈለግንበት ሆነን የምንሰራቸው ስራዎች ምናምን አሉ። እና ከነዛ ሁሉ ስራዎች ውስጥ ግን በጣም በጣም በዚህን ሰዓት ትልቅ የሆነ አዎንታዊ ተጽዕኖ በአለማችን ላይ በማሳደድር። የብዙ ሰው ህይወት በመለወጥ ላይ የሚገኘው ይሄ ምንም አይነት በአካል መገኘት የማይፈልግ ስራ ውስጥ የሚመደበው የመስመር ላይ ስራ ነው ማለት ነው። ስለዚህ የመስመር ላይ ስራዎች በጣም ከባድ የሆነ ተጽዕኖ ከማሳደር ባለፈ የብዙ ሰውን ህይወት። አወንታዊ በሆነ መንገድ እጅግ ብዙ ገንዘብ በማስገኘት በጣም ከባድ የሆነ ለውጥ በማምጣት በጣም ትልቅ የሆነውን ትልቁን ድርሻ እየተጫወቱ ይገኛሉ። ስለዚህ በጣም ብዙ ሰው ይህንን በመመልከት ይህንን በመረዳት ብዙ ጊዜ ከዛ ከመስመር ላይ ስራዎች ጋር እያሳለፈ ይገኛል ብዬ ነው የማስበው ማለት ነው። ስለዚህ እኔም እንግዲህ በዚህ ሰዓት በጣም ብዙ የሆነ ወይም አሪፍ የሚባል እንትን የለኝም ግንዛቤው የለኝም ስለ መስመር ላይ ምናምን ስራ። ነገር ግን አንድ መስመር ላይ ስራ ተሳትፌያለው በዛም በጣም ጥሩ የሚባል ባይሆንም ግን የተወሰነ ገንዘብ አግኝቼበታለሁ። እና በጣም አሁን ጊዜ ያሳለፍኩበት ካለው የመስመር ላይ ስራዎች ውስጥ ሁለተኛ የመስመር ላይ ስራ ይሄ አሁን የመጣ የመስመር ላይ ስራ ነው ማለት ነው። እና በዚህ ስራ ላይ ምን እንድሳተፍ በጣም የገፋፋኝ የምትነሳሰውበት ምክንያት ምንድነው? አላማችን በምመለከትበት ጊዜ ይህ ስራ አላማው በጣም ግልጽና ፍንትው ብሎ የሚታይ በጣም የሚበረታታ ማንም ሰው አብሮት ሊደግፍ የሚገባ አላማም ሆኖ እኔም በቀላሉ በነጻነት እንድሰራ ተነሳስቼ እንድገባ ሆኗል ማለት ነው። ስለዚህ ከዛ ጋር ተያይዞ ምንድነው? ስለዚህ ይሄንን ነገር እንድታውቁልኝ እፈልጋለሁ ማለት ነው። ይህንን በማውራበት ጊዜ ወይም የድምጽ ቅጆችን የማደርግበት ጊዜ ምን ያህል ተነሳሳች ምን ያህል ፈቃደኛ ሆኜ ምን ያህል በጣም በጥሩ ውስጥ ሆኜ እንደምሰራ እንድታውቁልኝ ይፈልጋሉ? ከዛ ባለፈ አንድ እንድታውቁልኝ ወይም የኛን ሀሳብ ከመውራት በፊት እንደ ቅድመ ሁኔታ እንዲቀመጥልኝ የምፈልገው አንድ ነገር አለ ያ ምንድነው? የድምጽ ቅጂዎችን በማድረግበት ጊዜ እያየ አንዳንዱ የድምጽ ቅጂን የሚደመጥበት ወይም ለምርመራ በሚያልፍበት ጊዜ እንድ ነገርክ ከግንዛቤ ውስጥ እንድታስቀምጡልኝ እፈልጋለሁ። ምናልባት ግራ መጋባቶች ምናልባት ጥያቄዎች ወይም ውዝግቦች ምናምን ቢፈጠሩ የነዛ ውዝግቦች ቅድሚያ ተጠያቂ ወይም ሀላፊነቱን እንደምወስደው እኔው የዚህ ድምጽ ቅጂ ባለቤት ነኝ ማለት ነው። ስለዚህ ሌላ ማንም የሚጠየቅ ነገር የለም። ምናልባት ባወራሁበት ርዕሰ ጉዳይ ሌላ ውዝግብ ወይም ግልጽ ያልሆነ ነገር ተናግሬ ከሆነ እኔው በራሴ ግልጽ የማድረግ አላፊን ስላለብኝ እኔው ነኝ የሚመለከተኝ ማለት ነው። ያ ደግሞ ምን ልላችሁ ፈልጌ ነው? ምን ሌላ በማሳያችሁ ጊዜ ሌላ ምንም አይነት እንትን አይቼ አይደለም ከማንም መጽሐፍ አንብቤ ወይ ደግሞ የሆነ ሰው ሲናገር ሰይቼ ምናምን አይደለም ይሄንን ነገር በዚህ ሰዓት ማውራችሁም የማከፍላችሁ ይህንን ሀሳብ ቀጥታ የራሴ እንትን ነው የራሴ ሀሳብ ከህይወት ተሞክሮ ነው የማካፈላችሁን። በህይወት ተሞክሮ በህይወት ልምድ ያገኘሁትን እውቀት ነው የማካፈላችሁ ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ በቋንቋዬ መሆኑ በጣም ተነሳስቼ ተበረታትቼ እንድሰራ። ሆኗል ምናልባት ማን ያውቃል ከሆነ ጊዜ ኋላ በዚህኛው በቋንቋው የተዘግቶ በሌላ ቋንቋ የሚሰራ ሊሆን ይችላል ማለት ነው። ስለዚህ እድሉ ካለኝ ይህንን እድል በአግባቡ መጠቀም ይኖርብኛል ብዬ ስለማስብ ነው። እና ርዕሴ ምንድነው? የሚለኝ የክላውድ ማከማቻ ትጠቀማለህ ነው የሚለኝ ማለት ነው። ይሄ ጋር ምን ሊባል እንደተፈለገና ሊባል የተፈለገው ወይም ዋናው ሀሳብ ምን እንደሆነ ስላልገባኝ። ይህንን ሀሳብ ላለማውራት እገደዳለሁ። ምክንያቱም ሀሳቡ ግልጽ አይደለንም ምን ሊባል እንደተፈለገ አልገባኝም። ስለዚህ ስላልተረዳሁት። መጀመሪያ ምን እንደሆነ ለማውራት መረዳት አለብኝ ብዬ ስለማስብ እና ሀሳቡ ግልጽ ስላይደለ ምንም ነገር አላወራም ማለት ነው። ይሄን አሳብ በእንዲህ እንዲህ አልፋለሁ። ስለዚህ በሚቀጥለው ርዕስ ጉዳይ ላይ የምንገናኝበት ጊዜን ሌላ ቀለል ያለ ርዕስ የመጣልኝ ከሆነ ወይም እንደዚህኛው አይነት ከሆነ ምንም አይነት ድምጽ ላለመስጠት እገደዳለሁ ምክንያቱም። ድምጽ ላለመስጠት ሲሆን ሀሳብ ላለመስጠት እገደዳለሁ ድምጽ እሰጣለሁ ግን ሀሳቤ ያንን ነካ። አይሆንም ስለዚህ ያንን ነገር ከግንዛቤ ውስጥ እንድታስገቡልኝ እፈልጋለሁ። ጨርሻለሁ አመሰግናለሁ ማለት ነው

ሰላም ሰላም ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ይስሐቅ ደመቀ እባላለሁ በሌላ በአዲስ ርዕሰ ጉዳይ በአዲስ በአዲስ ሀሳብ ተመልሼ መጥቻለሁ። እንግዲህ ምናልባት ይሄንን ሀሳብ በማወራበት ጊዜ ወይም ይህንን ድምጽ ቅጂ የማደርግበት ጊዜ ብዙ ሀሳቦች ተመሳሳይ ሊሆኑ ይችላሉ ቀድሞ ካወራሁትም ቀድሞ ከነበረው ሀሳብ ጋር ተመሳሳይ የሆኑ እንትኖችን ሀሳቦችን ደጋግሜ ላነሳ እችላለሁ። ስለዚህ ይህንን እንግዲህ በማድረግበት ጊዜ ይሄኛው አራት መቶ ምናምንኛ ቅጂ ነው። በጣም በሚገርም ሁኔታ ከአራት መቶዎች ውስጥ ሶስት መቶ ምናምኖቹ በጣም ቀድሜ ይህንን ልክ ስራ በጀመድኩት ጊዜ የቀዳኋቸው የድምጽ ቅጂዎች ሲሆኑ። ተቀባይነት ያገኙት ግን አሁን በቅርብ ነው ከትላንትና ወዲያ አንድ ቀን ምናምን ነው ተቀባይነት ካገኙ። ምንድነው ምክንያቱ ወይም እንዴት ሊዘገይ የቻለ ምንድነው? የቆየበት ምክንያት ምንድነው ብዬ በማግኘት ተመልሼ በምመለከትበት ጊዜ ምንድነው ያስተዋልኩት? ለካ የወሰድኳቸው ጊዜ ወይም የቀዳኋቸው የጊዜ ገደቦቼ በጣም አጫጭር አጫጭር ከመሆናቸው የተነሳ ወደ ዜሮ ነጥብ ሁለት ደቂቃ ዜሮ ነጥብ ሁለት አምስት ዜሮ ነጥብ ሶስት ደቂቃ ምናምን ናቸው። በጣም ትንሽ ማለት ነው በጣም ትንሽ ደቂቃዎች ናቸው። እነዛ ደግሞ ተቀባይነታቸው ወይም የመቀበያ ጊዜያቸው በጣም የረዘመና በጣም ቀስ ብሎ ከኋላ እንዲታዩ ምክንያት ሆኗል ብዬ ነው የማስበው። ስለዚህ ከዛ ጋር ተያይዞ በዚህ ሰዓት እንግዲህ ይሄንን ነው እንትን እያልኩ ያለሁት ያስተዋልኩት ያለሁት እና አሁን ይሄንን እንግዲህ ድምጽ ቅጂ በማደረግበት ጊዜ ትላንት ነው ተቀባይነት ያገኙት እነሱም እና በጣም ደስ የሚል ሁኔታ ደግሞ ልክ ይሄንን ካስተዋልኩት በኋላ። የድምጽ ቅጂዎቼን በጣም ማስረዘም ጀመርኩት ምን ማድረግ ጀመርኩት ልክ ከአራት ደቂቃ አራት ነጥብ አምስት እስከ አራት ነጥብ ዘጠኝ ምናምን ደቂቃ የድምጽ ንግግር ማድረግ ጀመርኩት ማለት ነው። ያ ደግሞ ያለምንም ውጣ ውርድ ያለምንም መዘግየት በፍጥነት ተቀባይነት እያገኘ እዛው ሰዓቴ ላይ ይደመርልኝ ምናምን ጀመር። እንግዲህ እስኪ መቼ ተሰልቶ እንደሚከፈለኝ ባላውቅም ያንን ጊዜ በጉጉት እጠብቃለሁ። እስከዛ ጊዜ ድረስ ግን እኔ ከነሚጠበቀው የድምጽ ቅጂ እያረኩት ስራዬን እየሰራሁት እታገሳለሁ ማለት ነው። ስለዚህ እንግዲህ አሁን በጣም ያንን ነገር ከተረዳሁት በኋላ እያረኩት ያለሁት ጉልህ ሚና ወይም ያካፈልኩት ያሉት የተጫወትኩት ያለሁት ሚና በጣም ምንም ባልዘገየ በፈጠነ ጊዜ ነው ተቀባይነት እያገኘ ያለው ማለት ነው። ስለዚህ ይህንን ነገር ከገንዛቤ ውስጥ እንድታስገቡልኝ እፈልጋለሁ። እና በዚህ ሰዓት እንግዲህ ይሄኛው የመስመር ላይ ስራ በጣም ትልቅ የሆነ ተሳታፊዎችን ያተረፈ በጣም ብዙ የሆነ ሰዓትን በመውሰድ ወደ አንድ ሺህ ከምናምን በእኛ ሀገር ላይ ብቻ አንድ ሺህ ስምንት መቶ ምናምን ሰዓት የተሰራ አንድ ሺህ ስምንት መቶ ሰዓት የድምጽ ቅጂ። ያተረፈ የመስመር ላይ ስራ ነው እና አላማውን በምመለከትበት ጊዜ በጣም ግልጽና የሚበረታታ የሚደገፍ ሀሳብ መሆኑ አላማ መሆኑን። ሁሉም ሰው በጣም በፈቃደኝነት እና ተነሳስቶ በራስ ተነሳሽነት እንዲሳተፍ ድምጹን እንዲሰጥ ፈቃደኛ ሆኗል ማለት ነው። ስለዚህ በጣም ይሄ ለመረዳትም ግልጽ የሆነ ያልተወሳሰበ ብዙ ውስብስብ ያልሆነ መሆኑን ሁሉ ሰው በጣም ብዙ ሰው እንዲሳብና ጊዜውን አብሮ እንዲያሳልፍ ከዚህ ጋር እንዲሰራ ምክንያት ሆኗል ብዬ ነው የማስበው ማለት ነው። ስለዚህ ከዛ ባለፈ ይሄንን ያህል ካልኩት ወደ ዋናው ሀሳብ ከመምጣቴ በፊት አንድ ግንዛቤ ማስጨበጫ ወይም እንደ ቅድመ ሁኔታ እንደ ነገር ላዉራና ወደ ዋና ሀሳብ እገባለሁ። ይህንን ነገር በማድረግበት ጊዜ የማነሳው ሀሳብ የራሴ የግል ሀሳቤ ነው የግል እንትኔ ነው የህይወት ተሞክሮዬ ነው። ስለዚህ በሚነሱ ጥያቄዎች ላይ ወይም ግራ መጋባት መወዛገብ ምናምን ካለ ለጥያቄው ወይም መልስ መስጠት የሚኖርብኝ እኔው ራሴ ስለመሆን ጥያቄዎቹ ወደ እኔ እንዲመጡ ማሳሰብ እፈልጋለሁ። ምንም እንኳን ርዕሶች በጣም ተራና ቁም ነገር የሌላቸው አንዳንዶቹ አንዳንዶቹ ደግሞ አስተማሪ አንዳንዶቹ ደግሞ ቅልል ያሉ አስተማሪም ቅላልም ያልሆኑ ማለት ነው። ዝም ብሎ ትክክለኛ የሆኑ ግን ዝም ብሎ አለ አይደል ይሄ የማያስተምሩም የማያንፁም። የማይጎዱም አለ አይደለ የማይጠቅሙም የማይጎዱም የሚባሉ ነገሮች አሉ። ምናልባት እዚህ ጋር ለቃሉ ይቅርታ ካወዛገብኩት። እንደዛ አይነት ናቸው አንዳንዶቹ ሀሳቦች እና ያም ሆኖ ግን ምናልባት በሚደመጥበት ወይም በሚታይበት በሚመረመርበት ጊዜ ሌላ ግራ መጋባት የተፈጠረ እንደሆነ ያ ነገር ግልጽ መሆን አለበት ብዬ አስባለሁ። ምክንያቱም ግልጽ ሲሆን መግባባቶች አሉ። በጣም ግልጽ በሆነ ነገር ላይ ነው ሰው ሀሳብ መለወጥ የሚችለው እና። ያ ብቻ ሳይሆን ይሄ የሚማር ወይም የሚደርስበት የዚህ ድምጽ ተደራሽ የሚሆነው አካል አራሱ። ይህንን ነገር በትክክል እንትን ማለት መገንዘብ የሚችለው ግልጽ በሚሆንበት ጊዜ ነው። ምናልባት ያ ሳይሆን ሲቀር ነገ። ወቶ የሚወጣው ነገር ወይም ከትምህርቱ ምክንያቱም ውጤቱ ጥሩ ላይሆን ስለሚችልና የተበላሸ ወይም የዋዤቀ ሊሆን ስለሚችል ያንን ነገር በአግባቡ ማስተካከል ወይም ግልጽ ማድረግ አለብን ብዬ ስለማስብ ነው ማለት ነው። ስለዚህ በሚቀጥለው የድምጽ ቅጁው እስክንገናኝ ድረስ ጨርሻለሁ አመሰግናለሁ ማለት ነው። ሰላም ሁኑልኝ ቀጣይ እስክንገናኝ ድረስ መልካም ቆይታ